አዎ አቃለሁ ኢትዮጵያ ውስጥ ብዙ ስራዎች ብዙ ቡና ምርት የሚመረትበት ሀገር ስለሆነ አብዛኛው ህዝብ ቡና እንዴት እንደሚፈጭ ያውቃለሁ እኔ ጨምሮ ማለት ነው። በቤታችን ውስጥ የቡና መፍጫት የሆነች ማሽን አለች በሷ ቡናውን ለመፍጨት እንጠቀማለን። አሁን ላይ ማለት ነው ድሮ ግን ቢሆን እንደዚህ አይነት እንደዚህ አይነት አገልግሎት አናደርግም ነበረ። የራሱ ሙቀጫ እና ዘነዘና የሚባሉ እቃዎች ነበሩ እና ሁለቱም አንዱ ከአንዱ በማጋጨት ውስጡ ያለውን ቡና እንዲፈጭ እናደርጋለን። አሁን ግን ያ ነገ ቀርቷል በማሽን ነው። የምንፈጭው

አዎ በቅደም ተከተል አስቀምጣለሁ። ለምሳሌ በቀን ውስጥ የምሰራቸው ስራዎች ሲኖሩ። ቅድሚያም የትኛውን ማስቀደም እንዳለብኝ ቀጥሎ የትኛውን መስራት እንዳለብኝ ከዛ በኋላ ደግሞ የትኛው ምን ምን መስራት እንዳለብኝ? ቅደም ተከተል አውጥቼ ስለምሰራው። የተቀላጠፈ የስራ እንዲኖረኝ ይረዳኛል ምክንያቱም ፕሮግራም አውጥቼ እየሰራሁ አይነት ነገር ከሆነ። እያንዳንዷን ስራ ሳረሳት ጊዜ ሳይፈጀብኝ በጊዜ ቅድም ተከተል እያንዳንዷን ነገር ሰርቼ እጨርሳለሁ ማለት ነው። በቃ ይሄ የቀኔ ነው። በወር ደግሞ ሲሆን በዚህ ሳምንት ምን መስራት እንዳለብኝ አውጥቼ ቀጣይ ሳምንት ምን መስራት እንዳለብኝ። ከዛስ በፊት ለነበሩት ሳምንታት ምን ሰርቼ ጨረስኩና ስራዬ ላይ ምን አይነት ለውጦች አምጡ የሚባል የሚሆነውን ነገር እገመግመዋለሁ። ማለት ነው። ያ ነገር ደግሞ መሆኑ ስራዬ ቀልጣፋ የሆነ ስራ አገልግሎት እንዲኖረኝ ረድቶኛል።

አዎ ማሳየት ባልፈልግም ተፈጥሮዬን ስደሰትም ስናደድም ስቆጣም ብዙ ነገሮች የፊቴ ዲግን የሚመጡና ብዙ ሰው ያቅብኛል። ብፈልግም ባልፈልግም ያሳያል ፊቴ ላይ እኔ መከልከል የምችለው አይነት ነገር አይደለም። ብዙ ጊዜ ግን ብዙ ሰው የሚያቅብኝ ስቆጣ ነው ስቆጣ እኮሳተራለሁ ግንባሬ ላይ ያለው ፊቴ ቁጥርጥር ሲል። ብዙ ሰው እንደተናደድኩ የሚገባው ከዛ በኋላ ብዙ ነገርም ሰው ዝም የሚለኝ ፍቴ ላይ ያለውን ነገር እያየ ነው። ደስተኛም ሲሆን በዛው መጠን ሳቅ ሳቅ ነው የሚለኝ ጨዋታ ጨዋታ ነው የሚለኝ ከሰዎች ጋር በዛው ፈታ በል ነው የሚለኝ እና። ብዙ ነገር ፊቴ ላይ ያስታውቃል ግን ብዙ ሰው እንዳልኩህ በጣም የሚነቀውና መናደዴን የሚያውቀው ፊቴ ላይ በማሳየው ሪያክሽን ነው። አ አልፈልግም እኮ እኔ ሰው እንዲያውቅብኝ አልፈልግም መናደዴን መቆጣቴን መበሳጨቴን ሰው ባያውቅ ነው የሚሻለኝ። ምክንያቱም እኔ ተናድጄ ሰዎችን ማናደድ አልፈልግም እኔ ተበሳጭቼ ሰዎችን በእኔ እንዲያዝኑ ስለማልፈልግ ብዙ ጊዜ። እንደዚህ አይነት ነገር ስቀ ስከሰቱ ብቻዬን መያዝ እፈልጋለሁ። ግን ተፋጥሮዬ ሆነና አልችልም አንደዚህ አይነት ነገሮች እንድከሰቱ ፊቴ ላይ

አዎ አውቃለሁ። ብዙ ጊዜ ሀገራችን ላይ ውሃ ቢኖርም አንዳንዴ ጊዜ ንጹህ ማግኘት ደግሞ አስቸጋሪ ነው። በሳምንት አሁን ለኛ የቧንቧ መስመራችን ላይ በሳምንት ሁለት ቀን እና ሶስት ቀን ነው ምትሰራው ምትመጣው እና ያን ነገር ሞልቶ ለመጠበቅ ምናደርገው ጥረት። ትላልቅ ጄሪካቸውን ጄሪካኖችን በተለያዩ ውሃዎች እያመጣን እንሞላለን። ቢያንስ ሰላሳ አርባ ጊዜ እናመላልሳለን ያን ነገር ለመሙላት ማለት ነው። እሱን ደግሞ ለመሙላት ለአንድ ሳምንት እንጠቀምበታለን ይሄን ነገር። ስለዚህ እነዛ ነገሮች ማሙላት ግዴታ ነው እንደኛ ነው። ስለዚህ ብዙ ጊዜ ውሆችን እናመጣለን እናመላልሳለን። እንሞላለን ባዶ ቆችን በሙሉ ባዶ እንዳይሆን እየተጠቀምን ለአንድ ሳምንት ውሃ ችግር ላይከሰትብን ቀድመን ጠንቃቄ አድርገን ውሆችን እንሞላለን። ይሄ ነገር ደግሞ ያው በአመት ብዙ ጊዜ ይከሰታል እንደዚህ አይነት ነገሮችን ማድረጋቸው ማለት ነው። ምክንያቱም ውሃ ከጠፋች ማለት የህይወት መሰረት ናት። ህይወት ልብሰን ማጠብ አይኖርም በቃ ማጠብ አይኖርም ሚጠጣህ ኖሮ። ያ ሁሉ እንዳይከሰት ምን እናደርጋለን እኛ? እንዳልኩህ ልክ ስትመጣ ምትመጣበታለህ አለ በሳምንት ሁለት ቀን ማክሰኞ እና ሀሙስ ትመጣለች። የጎረቤቶቻችን በሙላ ስለሚቀዱ ያን ነገር። በወረፋ ይደረግና ተራችን ሲደርስ እነዛን እያመላለስን እነዛን እያመላለስን እንሞላቸዋለን። ከተሞላ በኋላ ለአንድ ሳምንት አናስብም ማለት ነው።